ስንት ትራስ ትጠቀማለህ? የሚለው፣ አንድ ትራስ ብቻ ነው የምጠቀመው። ቀላልና አስፈላጊ የሆነ ነገሮች ላይ ማትኮር እወዳለሁ በጣም። ከመጠን በላይ የሆነ ነገሮች በማስወገድ በዋና ጉዳይ ላይ ትኩረት ማድረግ በግል ህይወቴ ሆኖ በስራ የሚከተለው መምሪያ ይሄ ነው። አንድ ትራስ ብቻ ነው የምጠቀመው ማለት ነው።

ቅርንጫት አለህ ሚለው አይ በአሁን ሰዓት እኮ ቅርንጫት የለኝም። ብዙም አልጠቀምም እኔ እንጃ ጥቅሙም እንኳን አልገባኝም አንዳንድ ጊዜ ቅርንጫቴ የምን አይነት ቅርንጫት እንደሆነ ለምሳሌ የቅያ ቅርንጫት አለ የኳስ አለ ግን በአብዛኛው ግን ቅርንጫት የለኝም አልጠቀምም።

ሽማግሌዎች እንዴት ታከብራለህ? የሚለውም ያው ፈገግታ ማሳየት፤ ፈገግ በማለቴና በትንሽ እጄ ማንሳት፣ ጎንበስ ማለት፣ ጎንበስ በማለት እና ድምፄ ዝግ አድርጌ፣ በትህትና መናገር፤ ለእናንተ ምርቃት ጸሎት ደህና ነኝ፤ በማለት አክብሮት መስጠት ማለት ነው፤

ስልጠና ትወስዳለህ? አዎ ስልጠና እወስዳለሁ እውቀቴ ለማሳደግ ስራዬ በተሻለ ሁኔታ ለማውጣት ማንኛውም አይነት ስልጠና ለመውሰድ ሁሌም ዝግጁ ነኝ እወስዳለሁኝ ማለት ነው። ራሴ በየጊዜው ማሳደግ እፈልጋለሁ። አዳዲስ ክህሎቶች መማር ትልቅ አስተዋጽኦ እንደሚኖረው አምናለሁና ስለዚህ ስልጠናዎች በደስታ ሁሌም እምወስዳለሁ። በስራዬ ላይ የበለጠ ውጤታማ እንድሆን የሚረዱኝ አንዱ ስልጣናዎች ካሉ ለመሳተፍ ሁሌም እወዳለሁ ማለት ነው። እወስዳለሁ።

በቤትህ ምን? አይነት የቤት እቃዎች አሉህ የሚለው ሶፋ አለኝ። የቲቪ ማቆሚያ ተለቪዥን አለኝ የቡና ጠረጴዛ አለኝ። ምንጣፍ አልጋ አለኝ ቁም ሳጥን። እና ኮመዲኖ ያለኝ። የልብስ ማስቀመጫ አለኝ ቁምሳጥን ማለት ነው። ፍሩጅ አለኝ ምድጃ አለኝ። ሸክላሁ አለኝ። ካቢኔት አለኝ። እና የምግብ መመገብያ አለኝ ብርጭቆ አለኝ። የኤሌክትሮኒክስ መያዣ እቃዎችም አለኝ ማለት ነው።

ባዶ እግርህን መራመድ ታውቃለህ? የሚለው ጥያቄ አዎ እችላለሁ። አውቃለሁ ማለት ነው። ለምሳሌ:- ባንድ ገዳም የሃይማኖት ቦታ የሄድኩበት ቦታ አለ እና ለአንድ ሰዓት- ተኩል ምናምን የሚሆን በባዶ እግሬ ተራምጄ አውቃለሁ ማለት ነው።

ወደ ስራ በሰአቱ ትደርሳለህ የሚለው ጥያቄ አዎ እደርሳለሁ ሰዓቴ በጣም አከብራለሁ። ሰዓቴ ከማክበር አንፃር የቆጦሮ ሰዓት የስራ ሰዓት ሳይደርስም ከአምስት እስከ አስር ደቂቃ ባለው ቀደም ብዬ እገኛለሁ ማለት ነው። የስራ ሰዓቴ። በጣም እደርሳለሁ።

ቃርቃ በአካባቢው ያድጋል የሚለው እዚያ አካባቢ እኔ አይቺ አላውቅም የለም ማለት ይቻላል። እዚያ አካባቢ እኛ ሰፈር ቃርቃ የሚባል አካባቢ የለምና። እኛ ያለንበት ሰፈርም ለቃርቃ የሚሆን አየሩ የተስማማ አይደለም ማለት ነው።

የስራ እድገት እየፈለክ ነው የሚለው ጥያቄ? አዎ የስራ እድገት እፈልጋለሁ። ነገር ግን እነዛ እድገት ብቁ ለመሆን መጀመሪያ አሁን የተሰጠኝ ሀላፊነት። ባለቅነት ማውጣት እንዳለብኝ አምናለሁ። አሁን ላይ ትኩረት ትኩረቴ ውጤታማ በመሆን እ ለድርጅቱ እሴት የመጨመር ላይ ነው። እድገቴ እድገት ሲል በደረጃ ብቻ ሳይሆን በሙያዬ ጭምር ነው። አዳዲስ ቴክኖሎጂዎች በመለመድ የአመራር ብቃቴ በመሳደግ እና ውስብስብ ችግሮችን በመፍታት ረገድ ማደግ እፈልጋለሁ።

ከደንበኞች ጋር ትሰራለህ የሚለው ጥያቄ? አዎ እሰራለሁ። ለምሳሌ መረጃ በመስጠት ስራን መርቶ ወይም አክልኩልኝ የሚነሱ ጥያቄዎች ፈጣን ምላሽ እሰጣለሁ። ችግራችንም በመፍታት ደንበኛችን ነው የሚያጋጥማቸው ቴክኒካዊ ማጠቃለያ ችግር የመፍትሄ ሀሳብም አቀርባለሁ። በቋንቋ ትርጉም ከተለያየ ሀገራት የመጡ ደንበኞች በቋንቋቸው በማነጋገር ግንኙነት አቃላለሁ ማለት ነው። በተሻለ እኛ ግን እሞክራለሁ

ማቅረቢያ ማድረግ ይችላል የሚለው አዎ ይችላለው። ለምሳሌ ግንዛቤ በቂ እውቀት ካለኝ ወይንማ ርዕሱ። ስለ ርዕሱ እውቀት ካለኝ ማቅረቢያ በደንብ ነው የምችለው በደስታ ነው የማቀርበው ማለት ነው። ምን ምን ማቅረብ እንዳለብኝ መጀመሪያ ማጥናት ማወቅ ያስፈልገኛል ማለት ነው።